አዎ ቀልድ መናገር እወዳለሁ ቀልድ በጣም አስፈላጊ ነገር ነው ብዬ አስባለሁ ምክንያቱም ቀንን የማሳመር ውሎን የማሳመር አቅም አለው ብዬ አስባለሁ እና ሰዎች ቀልድ ከቻሉ ቀልድ ቢናገሩ፣ ቀልድ ቢያወሩ፣ ስለ ቀልድ የተሰማቸውን ነገር ቢያደርጉ፣ ያ በጣም መልካም ነው ብዬ አስባለሁ። ምክንያቱም ቀልድ በራሱ ብዙ ጥቅም አለው ከጤንነት አንፃር፣ ራስን ከመጠበቅ አንፃር ከብዙ ነገር አንፃር ሰዎች ቀልድን የሚወዱ፣ ቀልድን የሚናገሩ በቀልዶች አዋዝተው ብዙ ነገሮችን የሚያደርጉ ከሆነ ያ ነገር በጣም ጥቅም አለው ብዬ አስባለሁ። እና ከዛ ነገር አንፃር ቀልዶችን እናገራለሁ፣ ሰዎች ሲቀልዱም እኔው ራሴ መሳቅ የምወድ ሰው ነው ማለት ነው። ስለዚህ ሁልጊዜም ባይሆን ግን ብዙውን ጊዜ ቀልዶች እናገራለሁ፣ ለቀልዶች እሰማሃለሁ፣ ቀልዶች ደስ ይሉኛል ማለት ነው። እና ቀልዶች ደግሞ በዛው ያህል ለምሳሌ ሰዎች ተረብሸው፣ ከሆነ ሙዳቸው ጥሩ ሳይሆን ቀርቶ ከሆነ፣ ያንን የመቀየር ደግሞ ትልቅ አቅም አለው ብዬ አስባለሁ። እና ቀልዶችን እናገራለሁ፣ ቀልዶችን እሰማለሁ፣ ሰዎችም ሲቀልዱ እነዛን ቀልዶች እቀበላለሁ፣ በነዛ ቀልዶች እዝናናለሁ።

አዎ ቡና መፍጨት አውቃለሁ ቡና እንግዲህ በብዙ አይነት መንገድ ይፈጫል በባህላዊ መንገድ ለምሳሌ ኢትዮጵያ ላይ ለምሳሌ ይወቀጣል ይባላል በአንድ እቃ ተደርጎ ያኛው በደንብ እየተመታ ቡናው እስኪደቅ ድረስ ይወቀጣል ወይም ይፈጫል። በዘመናዊ መንገድ ደግሞ በማሽን ነው የሚፈጨው አዎ እሱንም ፈጫለሁ መብራት ሲኖር ብዙ ጊዜ በኤሌክትሪክ የሚሰራ ስለሆነ ነገሮችንም ያቀላል ብዬ አስባለሁ ቡናዎችን መፍጨት ምክንያቱም ማሽኑ ነው ብዙውን ስራ የሚሰራው የምናወጣው ጉልበት የለም ሶ በዛ ማድረግ በጣም ቀላል መፍትሄ ነው ብዬ አስባለሁ። እና ከዛ በፊት ዘመናዊ ከነበረው ማሽን በፊት የነበረው ነገር ግን ብዙ ጊዜ የሚፈጅና ብዙ ነገሮችን ጉልበት እንድናወጣ የሚያደርግ ስለሆነ ያንን ነገር ብዙ አልችለውም ወይም ደግሞ ብዙም አልደገፈውም ምክንያቱም የሚወጣ ጉልበት ስላለ ማለት ነው። ይሄ ግን ዘመናዊ ስለሆነ በምንም አይነት መንገድ የምናወጣው ጉልበት ሳይኖር በአንድ ፕሬስ ወይም በአንድ ተች ወይም በአንድ ንክኪ ማሽኑ ቡናውን ይፈጫል ስለዚህ እወዳለሁ። ቤት ውስጥም ቡና እየፈጨው ለራሴም ለቤተሰቤም እንድንጠቀም አደርጋለሁ ማለት ነው። ስለዚህ ቡና ፈጫለው ሲፈጭም አግዛለሁ ማለት ነው።

ፎቶ ማንሳት እወዳለሁ ብዙንጊዜም ፎቶ አነሳለሁ ጥሩ የሚባሉ ፎቶዎችን ብርሃንን መጥኜ በደንብ አንግል መርጬ ፎቶ አነሳለሁ። ፎቶ ሙያዬ አይደለም ወይም ፎቶግራፈር አይደለሁም ግን ለፎቶ ባለኝ ፍቅር። ጓደኞቼ ሊሆን ይችላል ቤተሰቦቼን ወይ ራሴን በፎቶ ወይም በምስል አስቀራለሁ ማለት ነው ያ ደግሞ በጣም ትልቅ ጥቅም አለው ብዬ አስባለሁ። ምክንያቱም ፎቶን ራሱ እንደ ታሪክ ሰነድ ማስቀመጥ በራሱ ትልቅ ጥቅም ያለው ነገር ነው ብዬ አስባለሁ። ምክንያቱም ሰዎች ያንን ነገር ነገ ከነገ ወዲያ ማስታወሻ ያደርጉታል ሲመለከቱት ደስተኛ ይሆናሉ። ሰዎች ለምሳሌ አንድ ላይ ሆኖ ፎቶ የሚነሱ ከሆነ ነገ ከነገ ወዲያ እንኳን ቢለያዩ ያ ነገር ምን ይሆናል ትዝታ ይሆናል ማለት ነው። ሶ ከዛ ነገር አንፃር ፎቶዎችን አነሳለሁ ፎቶዎችን በታሪክነት ሰንጄ ወይም ደግሞ ሂሾው አድርጌ አስቀምጣለሁ ማለት ነው። ስለዚህ ፎቶ ማንሳት እወዳለሁ ሁል ጊዜ ላይሆን ይችላል ግን ብዙውን ጊዜ ፎቶዎችን እያነሳሁ እንደ እንትን አስቀምጣለሁ ማለት ነው። የታሪክ ሰነድ አድርጌ እነዛን ፎቶዎች አስቀምጣለሁ ማለት ነው። ስለዚህ ያ ፎቶዎችን በጣም እወዳለሁ እንደ ታሪክ ሰነድነትም እንዳልኩት አስቀምጣለሁ።

ወደ ሱቅ ከመሄድ በፊት ዝርዝር ትጽፋለህ? አዎ ዝርዝሩን እጽፋለሁ ምክንያቱም ሄጄ የምገዛውን ነገር እንዳረሳውና ምን እንደሆነ ግር ብሎኝ እንዳልመለስ ብዙ ከሆነ በተለይ በመጠን ብዙ የሆነን ነገር የምገዛ ከሆነ አዎ። በወረቀት ላይ ወይም ደግሞ በእጄ ላይም ሊሆን ይችላል ጽፌ ዝርዝሩን እሄዳለሁ ከዛ የምፈልገውን ነገር ሄጄ እነሱን እጠይቃቸዋለሁ ማለት ነው። ያም ለምን ይጠቅመኛል የማስበውን ነገር እንዳረሳና የምፈልገውን ነገር እነሱም እንዲሰጡኝ በደንብ ያግዘኛል ማለት ነው። ስለዚህ አዎ ዝርዝሩን እጽፋለሁ ምን ምን እንደሆነ ምን ማግኘት እንዳለብኝ ምን መግዛት እንዳለብኝ በደንብ ጽፌ እሄዳለሁ። ያኔ እነሱ የምፈልገውን ነገር አይተው ተመልክተው ምን ይሉኛል ይሰጡኛል ማለት ነው። ያ ደግሞ ለኔ በጣም ጥቅም አለው ማለት ነው። ስለዚህ ዝርዝሮቹን ከጻፍኩ በኋላ ምን አደርጋለሁ ቀጥታ የምፈልገውን ነገር አይቼ ባለሱቆቹን እንዲሰጡኝ እጠይቃችኋለሁ ማለት ነው። ስለዚህ ዝርዝሩን እጽፋለሁ የምፈልገውንም እጠይቃችኋለሁ ያኔ እነሱ ይሰጡኛል ማለት ነው። ስለዚህ በደንብ ዝርዝሩን ጽፌ የምፈልገውን ጽፌ ኢቭን ዋጋውን ራሱ ይሄኛው እቃ ምን ያህል ገንዘብ ነው የሚያስወጣው የሚለውን በደንብ ጽፌ እሄዳለሁ። ከዛም እሱን ጠይቄ ከእነሱ ምን እላለሁ እገዛለሁ ማለት ነው። ስለዚህ በደንብ ዝርዝሮቹን ጽፈኝ ማንነታቸውን የምፈልገውን ነገር ዋጋቸውን ከየት ሱቅ እንደምገዛ ያንን ሁሉ አስልቼ አውቄ ነው የምሄደው ማለት ነው። ያ ደግሞ ለምገዛው እቃ በደንብ ጥቅም አለው

ምን አይነት ሳሙና ትጠቀማለህ? ሶ አብዛኛውን ጊዜ የምትጠቀመው ሳሙና የ የፊት ሳሙና እና የገላ ሳሙና ነው ሁለቱን ለይቼ እጠቀማለሁ ያው የፊት ሳሙና ፊታችንን ለመታጠብ ቆዳችንን ለመጠበቅ ነው። የገላ ሳሙና ሲሆን ደግሞ ለገላ ጥሩ የሚባለው ለስላሴ የሚሰጠው እና ብዙ ጥቅም ያለውን ነው። ለመጠቀም የምሞክረው ሞር ኦፍ ሁለቱን እጠቀማለሁ ከዛ በተጨማሪ እንግዲህ የልብስ ሳሙና ምክንያቱም ንጽህናን ልብስን የልብስን ንጽህና መጠበቅ ያስፈልጋል ብዬ አስባለሁ እና ከዛ ጋር በተያያዘ ደግሞ የልብስ ሳሙናን እጠቀማለሁ እነዚህን ሶስቱን እጠቀማለሁ። የምጠቀመውም ለፊቴ ዶቭ የሚባለውን ሳሙና ነው ለገላዬ ደግሞ ላይፍ ቦይ ነው ለልብስ ደግሞ ስካይ ነው ስካይ በጣም ጥሩ ሳሙና ነው ብዬ አስባለሁ። ቆሻሻን ለማስለቀቅ በደንብ ንጽህናን ለመጠበቅ ፏ አድርጎ ነጭ ልብሶችንም ለማጠብ ያ በጣም አሪፍ ነው ብዬ አስባለሁ። እና እነዚህን የሳሙና አይነቶች ለፊት ለገላና ለልብስ እጠቀማለሁ ማለት ነው። ይበልጡኑ ግን ምንድነው ያው በየጊዜው ልብስ ማጠፍ ስለሌለ ይበልጡኑ የምትጠቀመው የፊትና የገላውን ነው ማለት ነው። እነዚህን እጠቀማለሁ ማለት ነው። ሁለቱን ይበልጡኑ እጠቀማለሁ በደንብ በእነሱ ንጽህናዬን እጠብቃለሁ ማለት ነው።

ምግብህን ለሌሎች ማካፈል ትወዳለህ አዎ ምግቤን ለሌሎች ማካፈል እወዳለሁ በእኛ ማህበረሰብ ውስጥ አንዱ ለአንዱ የሚበላውን ያካፍላል የሚጠጣውን ያካፍላል ስለዚህ ይሄ እንደ ካልቸራል እንደ ባህልም ነው። ስለዚህ ብቻዬን ከመብላት ይልቅ ለሌሎች ማካፈል ያለኝን ማጋራት ለተቸገሩት መመገብ ለቸገራቸው ያንን ነገር አቅሟታቸው ሳይመገቡ ለቀሩ ሰዎች ማካፈል እና ከእነሱ ጋር ማዕድ መጋራት በጣም ደስ ይለኛል ስለዚህ ብዙውን ጊዜ ብቻዬን ከመብላት ይልቅ ከእነሱ ጋር አብሬ እበላለሁ። እና ምግብን ማጋራት ደግሞ በጣም ብዙ ጥቅም አለው ብዬ አስባለሁ። ምክንያቱም ብዙውን ጊዜ እነዚህ ነገሮች አንዳንድ ጊዜ ተርፈውን የምንደፋቸው ወይም የምንጥላቸው ናቸው። ነገር ግን ያንን ነገር ለሰዎች የምናካፍል ከሆነ ሰዎች በራሳቸው በዚህ በደንብ እንዲጠቀሙ፣ ጤናቸውን እንዲጠብቁ ምክንያቱም ሰዎች የሚያካፍሏቸው ከሆነ አይራቡም፣ አይቸገሩም። ያንን እየተመገቡ ራሳቸውን በደንብ ማዳበር ይችላሉ ህፃናት ከሆኑ ለምሳሌ ቤተሰቦቻቸው እነሱን መመገብ የማይችሉ ከሆኑ ልጆች በዛ የሚመገቡ ከሆነ ነገ ከነገ ወዲያ በደንብ ራሳቸውን ጠንክረው በትምህርታቸው ጎብዘው እነሱም ደግሞ ለሌሎች መልካም እንዲሆኑ ያደርጋል ብዬ አስባለሁ። ስለዚህ ምግቤን ለሌሎች ማካፈል ወይም ደግሞ ማዕዴን ማጋራት እወዳለሁ።